ሰላም እንዴት ናችሁ። የባህል ልብስን በተመለከተ የምነግራችሁ ይሆናል። እኔ የባህል ልብስ መልበስ በጣም ነው የምወደው። የባህል ልብስን የምለብሰው ሁልጊዜ ሳይሆን ወቅትን ጠብቄ ወይም ደግሞ በዓላትን ወይም ደግሞ ልደት ሰርግን የመሳሰሉትን በመጠበቅ የምለብስ ይሆናል ማለት ነው። ለምሳሌ በዓላት ስል በኢትዮጵያ አዲስ አመት የገና ጥምቀት እንዲሁም ደግሞ የፋሲካ በዓላትን አስመልክቸ መልበስ በጣም ነው የሚያስደስተኝ። እኔ ብቻ ሳልሆን ኢትዮጵያውያን በአጠቃላይ በበዓላት ወቅት የባህል ልብስ ለብሰው አሸብርቀው ደምቀው መታየት ያስደስታቸዋል። እና በጣም ነው የሚያምረው። ይህ የባህል ልብስ የሚዘጋጀው በሸማኔዎች ተሸምኖ እንዲሁም ደግሞ ጥጥ በመጠቀም የሚዘጋጅ ይሆናል ማለት ነው። እንዲሁም ደግሞ ጥበቡን ለማሸብረቅ የተለያዩ ቀለማትን የምንጠቀም ይሆናል እና በጣም ነው የሚያምነው። የሚዘጋጀውም ደግሞ ከጥጥ ስለሆነ የሰውነት ሙቀትን ላይ ምንም አይነት ተጽዕኖ አይፈጥርም። እና ለመልበስ በጣም ምቹ ነው ውበትም አለው ማለት ነው። ስለዚህ የባህል ልብስ መልበስ በጣም ነው የሚያስደስተኝ። እለብሳለሁ ማለት ነው። አመሰግናለሁ።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

በየሳምንቱ ቤተሰቤን እደውላለው። ከቤት ርቄ ስለምኖር አነጋግራችኋለው። እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጠኛል። እህቶቼ ደስታቸውን ያጋሩናል። እንስቃለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እን እሰማለው። አንዳንድ ጊዜ። ይናፍቁኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለው። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው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

ጎረቤቶቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናቃቸዋለን። እርስ በእርሳችን እንረዳዳለን፣ ሽኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለ። ልጆቻቸውን ከእኛ ልጆች ጋር ይጫወታሉ። በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል። በየሰሞኑ እንገናኛለን። አንዳንዳቸው እድሜያቸው ከፍ ያለ ነው። ምክር ይሰጡናል። ጎረቤቶች አንደ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ የማህበረሰብ ስሜት ይፈጥራል።